ቀጣይ ሀሳብ ደግሞ ብስክሌት ትጋልባለህ ወይ የሚል ሀሳብ አለ ብስክሌት ምን ካለበበት ሁኔታ ይኖራል እና ብስክሌት ማን ካለበበት ሁኔታ ይኖራል። እኔ ብስክሌት መጋለብ አልችልም። አልጋልብም ምክንያቱም ብዙ ጊዜ ብስክሌት የሚጋልቡ ሰዎች ያው ልምድ ያላቸው እና ለዛ የሚያመች ሁኔታ ላይ ያሉ ሰዎች ናቸው። ብስክሌት ምንድነው ከሚለው እንጀምር። ያ ብስክሌት ያው በእጃችን የምናዳቸው እንትን እያልን እንዲፈጥን እያደረግን የምንላቸው ነገሮች ናቸው። እና በስክሌት የምንላቸው አንዳንዴ ደግሞ ሳይክል የምንላትም አለች። ያው ከብስክሌት እኩል ጎን ለጎን የምትሄድ እና ምንድነው እኛ አካባቢ ላይ ያለው ሁኔታ? ለብስክሌት ለመንዳት የሚጋብዝ ነገር የለውም። በብዙ መልኩ የሚጋብዝ ነገር ሳይሆን ብዙ ተግዳሮቶች ያሉበት ቦታ ስለሆነ ለብስክሌት የሚጋብዝ ነገር የለውም የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ማለት ነው። ምክንያቱም ብስክሌቶች ብዙ ጊዜ እንነዳለን ግን ምንድነው የሚነዱ ሰዎች የሚያመቻች የሚመች ቦታ መሆን አለበት። ለምሳሌ እኛ አካባቢ ላይ መንገዱ አይመችም ለመጓዝ አይመችም መንገዱ በጣም አስቸጋሪ ነው። እና እንደፈለግን ብስክሌት ይቅርና በእግር ለመሄድ ራሱ የማይመችበት መንገድ ሁኔታ አለ። ከዛ አንፃር ስናየው ብስክሌት መንዳት የማይታሰብ ነው ማለት ነው። እና ግን ምንድነው በብዙ መልኩ ብስክሌቶች ያ ሁለት ጎማ እንዳላቸው ይታወቃል። እነሱን በመንዳት በብዙ የሚነዱበትና የሚፈጥኑበት ሁኔታ አለ ከቦታ ቦታ ውድድርም አለ ወላ ማለት ነው። እና ከቦታ ቦታ በርቀት የምንሄድበት ሁኔታ አለ ብስክሌትም በመጠቀም የምንነዳበት ሁኔታ ይኖራል። በጣም በፍጥነት ብስክሌቶችን የነዳ ከቦታ ቦታ የምንሄድበት ሁኔታ አለ። እና ብስክሌትም በጣም በብዙ መልኩ እጠቀማለሁ አልጠቀምም እኔ ግን በብዙ መልኩ የሚጠቀሙ ሰዎች እንዳሉ እናውቃለን። ከአካል ጉዳተኛ ጀምሮ ማለት ነው። አካል ጉዳተኞች ራሱ የግል ጉዳት ያለባቸው ሰዎች። ለምንድነው አንዳንዴ የብስክሌትን በእጃቸው እየነዱ የሚጠቀሙበት ሁኔታ እንዳለ እናውቃለን አይደል? እነሱ እግራቸውም መሄደ በማይችልበት ሁኔታ ብስክሌት በመጠቀም በቀላሉ ከቦታ ቦታ የሚሄዱበት ሁኔታ አለ። እና ከዛ አንፃር ስለ ብስክሌት ራሱ ብናነሳ አብዛኛው ሰዎች ብስክሌት በመጠቀም አካል ጉዳተኞች ራሱ የሚሄዱ የሚፈልጉበት ቦታ በብስክሌቱ መጠቀም የሚሄዱበት ሁኔታ አለ። ከቦታ ቦታ ማለት ነው በቀላሉ ይሄዳሉ የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም እንደዚህ ቀላል አይደለም ከቦታ ቦታ ለመሄድ ብዙ ተግዳሮቶች ይኖሩታል። ብዙ እንትን ነው እና ግን በቀላሉ አስፋልት ያለበት ቦታ የሚያስኬድ ከሆነ ነው። ስክሪት ብዙ ጊዜ የምንጠቀመው እንጂ አንዳንድ ቦታዎች ላይ በጣም መንገዱ ራሱ የማይመችበት ሁኔታ ከመኖሩ አንፃር በአካባቢያችን ብስክሌትን የሚጋልብ ሰውም የለም። ብስክሌትም የለም የሚለውን ነገር ማንሳት እፈልጋለሁ። ነገር ግን እኛ አካባቢ ላይ የለም ማለት በአለም ላይ የለም ወይም ደግሞ በሀገራችን ላይ የለም ማለት አይደለም። በሀገራችን በከተሞች አካባቢ ብስክሌት አለ አሪፍ አሪፍ ብስክሌቶች የሚነዱበት ሁኔታ አለ። እና ብስክሌቶች ደግሞ አንዳንዴ ብስክሌት ውድድር ራሱ ይባላል አይደለ? አንዳንድ ሰው ጎበዝ ተወዳዳሪ ሆነው ብስክሌትን በመጠቀም የሚነዱትበት ሁኔታ አለ። ብስክሌት እየነዱ የሚያሸንፉበት ሁኔታ አለ። ብስክሌትን ብቻ በመጠቀም ማለት ነው። እና በስክሌት እየነዱ እንትን የሚሉበት ምን የት አለ ውድድር ራሱን ሚወዳደሩበት ሁኔታ አለ። እና በዛ ውድድር ውስጥ ደግሞ ከፍተኛ ተፎካካሪ የሚሆኑበት እንዲሁም ደግሞ የበረቱ ደግሞ ራሳቸውን እንጀራቸውን ራሱ በዛ መንገድ የሚጋግሩ ሰዎች እንዳሉ እናውቃለን። በዚህ በብስክሌት ውድድር ማለት ነው። እና በብዙ መልኩ እነኚህን ብስክሌት በመጠቀም ከቦታ ቦታ የምንሄድበት ሁኔታ አለ የሚለውን ነገር አጽኖ መስጠት እፈልጋለሁ። እና እነኚህ ብስኬቶች ደግሞ በጣም ወሳኝ ነገር ናቸው። የሚለውንም ነገር ማንሳት እፈልጋለሁ በቀላሉ ከቦታ ቦታ ለመሄድን ለውድድርም ያገለግላሉ ማለት ነው። እና እንዲሁም ደግሞ ሀገር ውስጥ ብቻ አይደለም እነዚህ ብስክሌቶች ያሉት በውጪው አለም ብስክሌቶች አሉ። እነዚህን ብስክሌት በመጠቀም ብዙ ሰዎች ከቦታ ቦታ የሚጋለቡበት ሁኔታ አለ። እየጋለቡ የሚሄዱበት ሁኔታ አለ ብስክሌት በመጠቀም ማለት ነው። እና በጣም በብዙ መልኩ ብስክሌትን የምንጠቀምበት ሁኔታ አለ የሚለውን ነገር አጽንኦት መስጠት እፈልጋለሁ። እነኚህ ብስክሌቶች ደግሞ በጣም ጠቃሚ ናቸው የሚለውንም ነገር ማንሳት እፈልጋለሁ። በተለይ በአለም አቀፍ ደረጃ ደግሞ በውድድር መልኩ በተለያዩ ቴሌቪዥን መስኮቶችን እናያለን አይደለ እንደ ውድድር ሆኖ በጣም ብዙ ሰዎች ሲፎካከሩባቸው ሲነዱ ሲሮጡ የምናይበት ሁኔታ አለ። እና ከዛ አንፃር ስናይ በጣም ብዙ ብስክሌተኞች እንዳሉ በውጪው አለም ለመረዳት እንችላለን ማለት ነው። እና በብዙ መልኩ የተለያዩ ብስክሌቶችን የምንጠቀምበት ሁኔታ አለ። እነዚህ ብስክሌቶች ደግሞ በጣም የሚጋልቡበት ሁኔታ አለ። እና እንዲሁም አለም ላይ ደግሞ ትልልቅ ውድድሮች ይደረጋሉ አይደል? ብስክሌት በመጠቀም ውድድሮች ደግሞ ለአንዳንድ ሰዎች ጥሩ ተፎካካሪ በቃ ደስ የሚል የስፖርት አይነትም እንደሆነ የሚያነሱ ሰዎች ይኖራሉ። በዛውም ልክ ደግሞ እነዚህ ብስክሌቶች ደግሞ እንደ መዝናኛ የሚጠቀሟቸውም ሰዎች አሉ። በዛውም ልክ ደግሞ እንደ ውድድር ቆጥረውት በቀን በቀን እየሰሩት ያዳበሩት ልምዱን እየጋለቡ ብዙ ብስክሌት እየጋለቡ ብዙ ርቀት እየጋለቡ ፍጥነት እየተለማመዱ ራሳቸውን እያበቁ ራሳቸውን እያሳደጉ የሄዱ ደግሞ የተሻለ ብስክሌት ጋላቢ ብቃት ያለው ብስክሌት ጋላቢ የሚሆኑበት ሁኔታ አንዳንድ ሰዎች ማለት ነው። እና ከዛ አንፃር ስናይ ጎበዝ ብስክሌተኞች የሚወጡበት ሁኔታ አለ። የሚለውን ነገር ማንሳት እፈልጋለሁ። እና ብስክሌትም ደግሞ ብዙ መልኩ የሚገልፉ ሰዎችም እንዳሉ እናውቃለን የሚለውን ነገር ማንሳት እፈልጋለሁ። እና በ መጋለብ ብስክሌት በጣም አሪፍ ነው። የሚለውን ነገር ማንሳት እችላለሁ ማለት ነው። እና ብስክሌት በጣም የሚጋልቡ ሰዎች አሉ

ውሃ ማምጣት ታውቃለህ ወይ? የሚል ነገር አለ ውሃ ማውጣት ማምጣት ያው በተለያየ ቦታ አውቃለሁ የሚለውን ነገር ማንሳት እፈልጋለሁ ምክንያቱም። ውሃ ለሰው ልጅ መሰረታዊ ከምንላቸው ነገሮች ውስጥ ወሳኝ ብለን ከምናስቀምጣቸው ነገሮች ውስጥ አንዱ ነው ውሃ ማለት ነው። እና ውሃም በአግባቡ ከተለያየ ቦታ የምናመጣበት ምክንያት ይኖራል እና በብዙ መልኩ ነው የምንጠቀመው የሚለውን ነገር ማንሳት እፈልጋለሁ። መጀመሪያ ውሃ ምንድነው የሚለውን ነገር ላንሳ። ውሃ ለሰው ልጅ አስፈላጊ የሆነ ንጥረ ነገር የሆነ ከአስፈላጊ መሰረታዊ ከምንላቸው ነገሮች ውስጥ ከምግብ ከምግብ ሲቀጥር በጣም አስፈላጊ ነገር ነው ለሰውነታችን ማለት ነው። እና በሚገባ መጠቀም አለብኝን የምለውን ነገር ማንሳት እፈልጋለሁ። በብዙ ወርቅ በሰንታችሁ ውስጥ የሚካሄዱ እያንዳንዳችሁ ነገሮች ውሃ ነው ማለት ይቻላል እና። በቀን ውስጥ ደግሞ እስከ ሁለት ሊትር ወይም ደግሞ እስከ ብርጭቆ ውሃ መጠጣት አለብን እያንዳንዳችን ጤናማ የሆነ ሰው ማለት ነው። እና ውሃ በብዙ መልኩ ነው የምንጠቀመው የምናወጣው የሚለውን ነገር ማንሳት እፈልጋለሁ አዋቂ ትናገኛለን የሚለውን ነገር አንዳንድ ነገሮችን ላንሳ። ውሃ ከተለያየ ቦታ እናገኛለን ለምሳሌ ከኩሬ ሊሆን ይችላል ከሀይቅ ሊሆን ይችላል ከወንዝ ሊሆን ይችላል ከሸለቆ ሊሆን ይችላል ከምንጭ ሊሆን ይችላል ከኩሬ ሊሆን ይችላል ከጉርጓዷ ሊሆን ይችላል ወይም ደግሞ ከሀይቅ ሊሆን ይችላል ከውቅያኖስ ሊሆን ይችላል ከባህር ሊሆን ይችላል ከእነኚህ ሁሉ ነገሮች ውሃን እናገኛለን። ፈጣሪ የፈጠረልን ነገሮች አንዱ ጸጋዎች ውስጥ አንዱ ውሃ ነው ውሃ በጣም አስፈላጊ ነገር ነው ለሰው ልጅ በተለይ ለመኖር ዋስትና ነው ለሰው ላይ በጣም መሰረታዊ የሚያስፈልጉ ነገሮች ውስጥ አንዱ ውሃ ነው። እና ውሃን በአግባቡ መጠቀም መቻል አለብን ውሃን ስንጠቀም ደግሞ ሰውነታችንን በማይጎዳ መልኩ ለራሳችን ጥንቃቄ በተሞላበት መልኩ መጠቀም መቻል አለብን እና ከዛ አንፃር ውሃን በአግባቡ መጠቀም መቻል አለብን የሚለው ነገር በጣም አጽንኦት የምሰጠው ጉዳይ ነው። ምክንያቱም ውሃ ለሰውነታችን በጣም አስፈላጊ ከምግብ እና ከምግብ ሲቀጥል በጣም አስፈላጊ ነገር ነው ለሰውነታችን ማለት ነው እና በሚገባ መጠቀም አለብኝ የምለውን ነገር ማንሳት እፈልጋለሁ። በብዙ ወርቅ በሰንታችሁ ውስጥ የሚካሄዱ እያንዳንዳችሁ ነገሮች ውሃ ነው ማለት ይቻላል እና በቀን ውስጥ ደግሞ እስከ ሁለት ሊትር ወይም ደግሞ እስከ ብርጭቆ ውሃ መጠጣት አለብን እያንዳንዳችን ጤናማ የሆነ ሰው ማለት ነው። እና ውሃ በብዙ መልኩ ነው የምንጠቀመው የምናወጣው የሚለውን ነገር ማንሳት እፈልጋለሁ አዋቂ ትናገኛለን የሚለውን ነገር። አንዳንድ ነገሮችን ላንሳ እውቀት የለያየ ቦታ እናገኛለን ለምሳሌ ከኩሬ ሊሆን ይችላል ከሀይቅ ሊሆን ይችላል ከወንዝ ሊሆን ይችላል ከሾሎኮ ሊሆን ይችላል ከምንጭ ሊሆን ይችላል። ከኩሬ ሊሆን ይችላል ከጉርጓዷ ሊሆን ይችላል ወይም ደግሞ ከሀይቅ ሊሆን ይችላል ከውቅያኖስ ሊሆን ይችላል ከባህር ሊሆን ይችላል። በዚህ በዚህ መልኩ በጣም በብዙ መልኩ ነው ውሃን የምንጠቀመው እና የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና ውሃን በአግባቡ መጠቀም መቻል አለብን ከብዙ ነገሮች አንፃርም በአግባቡ ውሃንም ጥቅም በትንሽ ሁኔታ ይኖራል ይሄ ዋ ደግሞ ለሰውነታችን በጣም አስፈላጊ ነገር ነው የሚለውንም ነገር አጥኖትም ሰጠው ጉዳይ ነው ማለት ነው እና ውሃ በጣም አስፈላጊ ነገር ነው። ብዙ መልኩ የምንጠቅምበት ሁኔታ አለ ከተለያየ ሁኔታ ምን ተቀንበስ ሁኔታ አለ እና እንደኛ ለምሳሌ አነሳሁኝ እንደው የምናመጣው ከምንጭ በቱቦ በተቀጣጠለ መንግስት በአክስ ተጋግባ ባመቻቸልን የውሃ ቱቦ መጠቀም ነው። ውሃን የምንጠቀመው የሚለውን ነገር አጽንኦት መስጠት እፈልጋለሁ እና በዚህ መልኩ ነው ውሃን የምንጠጣው የሚለውን ነገር የሚለውን ነገር ማንሳት እፈልጋለሁ። አንዳንዶች ደግሞ የከርሰ ምድር ውሃ የሚያወጡበት ሁኔታ ይኖራል ከፍተኛ የሆነ ውሃ ከመሬት ውስጥ በመቆፈር የሚወጣበት ሁኔታ ይኖራል በተለያዩ ማሽኖች ሊሆን ይችላል በሰው ሀይል ሊሆን ይችላል ከመሬት ውስጥ እንዲወጣ የምናደርግበት ዘዴ አለ። እና ያንን ዘዴ በመጠቀም ውሃም በቀላሉ ከመሬት ውስጥ አውጥተን መጠቀም የምንችልበት ሰፊ ሁኔታ ሰፊ አጋጣሚ አለ የሚለውን ነገር አጽኖት ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ውሃን አምጥተን የምንጠቀምበት ሁኔታ አንዱ ከመሬቱ ከርስ ምድር ውሃን በመጠቀም ውሃን በአግባቡ ለምንፈልገው አላማ ማዋል እንችላለን የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃርም ውሃ በጣም መሰረታዊ እና አስፈላጊ ነገር ነው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። አንዳንዴ ደግሞ ውሃ የምናገኘው ከተለያዩ ኩሬዎች ሊሆን ይችላል እነዚህ ኩሬ የምላቸው ደግሞ ከፍተኛ የሆነ ጉድጓድ ይቆፈርና ከዛ ከውሃ ውስጥ ከዛ ከጉርጓድ ውስጥ ደግሞ ውሃ እንዲከማች እንዲያከማች ይደረጋል። ከዛ በኋላ ያ አንዛዛ ሊሆን ይችላል የሰው ሊሆን ይችላል አራዊት ሊሆን ይችላል ወፎች መቻል ወይም ደግሞ ማንኛውም ነገር ወደዛ እንዳይገባ በተቻለ አቅም ክልክል ይደረግበታል ከዛ በኋላ ተከቦ ያ ቦታ እንዲከበር ይደረግና ያ ጉድጓድ ውስጥ ውሃ ይከማቻል ያንን የሚከማቸው ማህበረሰቡ በሆነ በራሱ ዘዴ በመጠቀም እያወጣ ያን ዋይ ይጠቀማል ማለት ነው። ይሄ በጣም ጥሩ ያልሆነ ነገር እንደው በጣም ከፍተኛ ወደ በሽታ ያገላል ምክንያቱም ያ ውሃ እንደዛ እዛ በሚከማች ጊዜ የተለያዩ ወር እንትኖች የሚገቡበት ወቆሻሻዎች የሚገቡበት ሁኔታ ይኖራል። የተለያዩ ተዋስያን ይኖራሉ እነኚህ ማይክሮ ኦርጋኒዝም የምንላቸው ባክቲሪያ ሊኖር ይችላል ፈንገስ ሊኖር ይችላል ፕሮቶዛል ሊኖር ይችላል እዛ ውስጥ በጣም ብዙ በሽታ የመጋለጥ እድላችን በጣም ከፍተኛ ነው። ውሃው ንጽህና ስለማይኖረው ማለት ነው እና ከዛ አንፃር ስናይ የባጓው እንጠቀም በጣም መልካም ነው የሚለውን ነገር አፄኖት መስጠት እፈልጋለሁ ማለት ነው። እና በተለያየ ቦታ ማምጣት አውቃለሁ። ከብዙ ቦታ የምናገኝበት ሁኔታ ይኖራል አብዛኛው ሀገራችንን ህዝብ ከተለያዩ ምንጮች ከተለያዩ ወንዞች የሚጠቀምበት ሁኔታ አለ በተለይ ወንዞች ያ ብዙ ቦታ አሉ የሚለውን ነገር ማንሳት ፈለጋለሁ

ቀጣይ ሀሳብ ደሞ የክላውድ ማከማቻን የምትጠቀምበት ሁኔታ አለ የሚል ነገር አለ ማከማቻ ይጠቀማል ወይ የሚል ነገር ነው? ያለው እና ክላውድ የሚለው ያው ወደ አማርኛ አቻ ፍቺ ስናመጣው ደመና የሚል ትርጉም ይሰጠናል። እና ደመናን በብዙ ወርቅ ነው የምንጠቀመው የሚለውን ነገር ማንሳት እፈልጋለሁ። ደመና በራሱ ራሱ በጣም ብዙ ነገሮችን ኖሮታል። አይደለ መጀመሪያ ስለ ዳመና ስንማር ብዙ ነገሮችን ተብለናል አይደለ ከመጀመሪያ። ደመና ኣፈጣጠርን ስናነሳ ደመና ምንድነው? ከሚለው ስንጀምር ደመና ያው ከፍተኛ የሆነ ፀሀይ በሚወጣበት ጊዜ ከመሬት ላይ ያሉ ከባህር ላይ ከሀይቅ ላይ ያለ ውሃ በመትነን ወደ አየር ላይ በመውጣት በዛ ፀሀይ አማካኝነት ያ ተኖ ለሰማይ የሚወጣው የ ከባህር ላይ ተንኖ ነው የሚወጣው ነው ደመና ብለን የምንጠራው ማለት ነው። ይሄ እዛ ላይ ተኖ ይወጣልና ይከማቻል አየር ላይ ማለት ወደ ሰማይ አጥግቶ ይከማቻል ከዛ ያ የጠቀማችሁ ደመና ደግሞ ለእኛ በዝናብ መልኩ ሆኖ ወደ መሬት ይዘንብልናል ተመልሶ ማለት ነው። እና በፀሀይ አማካኝነት ወደ ላይ ተኖ ከዛ በኋላ ደግሞ አየር ላይ እንትን ፈጥሮ ወደ ደመና ፈጥሮ ወይም ደሞ ውሃ ፈጥሮ ወደ መሬት የሚዘንብበት ሁኔታ እንዳለ እናውቃለን በሳይንሱ ማለት ነው። እና በዚህ መልኩ ነው ደመና እንትን እሚለው ማለት ነው የሚፈጠረው እና ምንድነው? እንደ ሀገራችን በወሬ ደረጃ ያሉ ነገሮች አሉ የደመና ወይም ደግሞ የክላውንድ ክምችት የሚፈጥሩ ማሽኖች በመጠቀም እየፈጠርን ነው ወይ ደሞ ኤልጎፍተር አየር ላይ በራሪ የኤልኮፍተር ሊሆን ይችላል ወይም ደሞ ጀቶ ሊሆን ይችላል እኔ ነገር በመፍጠር የአየር ማከማቻዎችን የምንጠቀምበት ሁኔታ ኣለ የሚባል ነገር አለ። ነገር ግን እኔ እንደ ግለሰብ ከጠየቅከኝ አላየሁም እንደዚህ አይነት ነገሮችን አየ ደመናን አከማችቶ ዝናብ የሚፈጥር ነገር አላየሁም። ምናልባት በሰለጠነ ሀገራት ወይ በቻይና ሰምቻለሁ በወሬ ደረጃ ምንድነው? ደመናን ወደ ዝናብነት እሚቀይር ቴክኖሎጂ እንዳላቸው ሰምቻለሁም በተጨባጭ በተለያዩ ሚዲያዎች ሲሰራጭ ሰምቻለሁ። እና ነገር ግን እንደ ሀገራችን ይህንን ቴክኖሎጂ ማሳደግ የሚቻልበት ሁኔታ በጣም አናሳ ነው እሚለው ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ይሄን ደመና አንድ ቦታ ማከማቸት በጣም እንትን ነው የሚጠበቅ ነገር አይደለም በብዙ መልኩ ይሄን ደመቻ ደመና አንድ ቦታ የሚያከማች ሰው ብዙም አላየውምም አላገጠመኝም ሚለውም ነገር ማንሳት እፈልጋለሁ በሁሉም ነገሮች አንፃር ማለት ነው። እና ይሄንን የደመና ማካማቻ የሚጠቀሙ የተለያዩ የሰለጠኑ ሀገሮች በብዙ መልኩ ይጠቀሙበታል ይሄን የደመና ክምችት ማለት ነው እና ነገር ግን እኛ እንደ ሀገር በገንዘብም በኢኮኖሚም ደካማ ከመሆናችን አንፃር እነዚህ ነገሮች በሰፊው በሚፈለገው ልክ እየተጠቀምን እንዳልሆንን ነው የሚሰማኝ እየተጠቀምንም አይደለም ብል ድፍረት አይሆንም። እንደውም በሆነ ሰዓት ላይ ጠቅላይ ሚኒስቴራችን እንደዚህ ደመና እናዘምባለን በቴክኖሎጂ በመጠቀም የሚል ነገር ተናግረው የህዝቡ ኣዊኣ ግንዛቤ በጣም አልተቀበለውም እስቲ ይሄን ደመና ኣዝንበዋ እያለ እሚቀልድበት ሆኔታ እንደነበረ አስተውላለሁ። እኔም ደሞ በጊዜው ለኛ ማህበረሰብ ይሄ የሚጠበቅ አልነበረም ማለት ከአቅም በላይ የሆነ ሀሳብ ነው። ይሄ የሚቻል የሚበስል ነገር አልመሰለውም ማህበረ ሰባችንም ነገር ግን ያው በብዙ መልኩ እነኚህ ነገሮች በተለያዩ አለም ሀገራቶች እየተገበሩ ያሉ ነገሮች እንደመሆናቸው መጠን እኛም ሀገር አይሆንም ማለት አይቻልም የማይሆንበት ምንም አይነት ሆንበት ምክንያት ይሮራል ብየ ኣላስብም። እና በብዙ መልኩ ስናነሳ እነኚህን ነገሮች በአግባቡ የምንጠቀምባቸው ይሄን የደመና ክምችት ደሞ ፈጥረን ርሱን ደሞ እንዲህ በደንብ አድርገን የተለየ እጽዋትን ወይም ደሞ አታክልትን የምናላማበት ሁኔታ ቢኖር በጣም መልካም ነው የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር እነኚህ በጣም አስፈላጊ ነገር ናቸው የሚለውን ነገር ኣፅንዖት መስጠት እፈልጋለሁ ማለት ነው። እና የደመና ማከማሸት ዜዴዎቹ በብዙ መልኩ ነው የምንጠቀመው የሚለውን ነገር ማሳለፍ እፈልጋለሁ። በብዙ ጊዜ ደመናን የምናከማችባቸው ሁኔታዎች ይኖራሉ እንዲዘንብም ምናድርግበት ሁኔታ ይኖራል እና እነኚህን ደመና ክምችት በመፍጠር እንዲዘንብ የምናደርግበት ሰፊ ሁኔታ ይኖራል የሚለውን ነገር አጽኖኦ መስጠት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና ብዙ ጊዜ የደመና ክምችቶችን እንዲፈጠሩ እናደርጋለን ከተከማችሁ በኋላ ደግሞ ዝናብ እንዲዘንብ በማድረግ ምድር ላይ መሬት ላይ ያሉ ነገሮች ደሞ በከፍተኛ ሁኔታ ጥቅም ላይ እንዲውሉ የምናረግበት ሁኔታ አለ። ወይም ደሞ ምድር ላይ ለምሳሌ እጽዋት ሊሆን ይችላሉ አታክልቱ ሊሆኑ ይችላሉ እነኚ እንዲዘንብ በማረግ የደመና ክምችት ፈጥረን እንዲዘንብ በማረግ እዛ እምፈልገውን ውጤት ማግኘት እንችላለን። እጽዋት መትከል እንችላለን የተከሉ እጽዋቶቹ ውሃ ማጠጣት የምንችልበት ሁኔታ አለ። ግን ይሄን ቴክኖሎጂ ደሞ እኛ ሀገር አልደረሰም ወይም ደግሞ እኛ የምንጠቀምበት አይደለም የሚለውን ነገር እኔ አልጠቀምም እንደ አንድ ግለሰብ ከጠየከኝ እነኚህን ክምችቶች የምጠቀምበት የኢኮኖሚም አቅም የለኝም ጥበቡም የለኝም ችሎታውም የለኝም። ነገር ግን እነኚህ ነገሮች ምናልባት ከሰለጠኑት አጋራት እኩል እኛም እነኚህ ነገሮች የምናገኝበት ሁኔታ በሚፈጠር ጊዜ ግን እነኚህን ነገሮች እንደማንኛውም የአለም ሀገር ልንጠቀም እንችላለን ብዬ ተስፋ አደርጋለሁ። እና ይሄንን ይመስላል እንደ አጠቃላይ የደመና ክምችቶችን ይጠቀማል ለሚለው ሀሳብ ላይ እነኚህን ሀሳቦች አንስቻለሁ በአጠቃላይ ይህንን የመሰለ ሀሳብ

በጀት ታስተዳድራለህ? የሚል ነገር አለ በጀት ያው እንደሁኔታው ነው የምናስተዳድረው እንጂ ብዙ ጊዜ በጀት የምናስተዳድርበት ሁኔታ የለም። ነገር ግን በጀት ታስተዳድራለህ በሚለው ሀሳብ ዙሪያ በጣም ብዙ ሀሳቦችን ለማንሳት እሞክራለሁ ምክንያቱም በጀት ምንድነው በጀት እንዴት ነው የምናስተዳደረው? የሚለውን ነገር አንዳንድ ነገሮችን ለማንሳት እሞክራለው። በጀት ታስተዳደራለ በሚለው ሀሳብ ዙሪያ አንዳንድ ነገሮችን ላንሳ በጀት የሚባለው ምንድነው የሚለውን ነገር እናንሳና በጀት የምንለው ለአንድ ስራ የሚቋቋም የገንዘብ መጠን ሊሆን ይችላል ወይም ደግሞ የሆነ የሚያስፈልገን ለምሳሌ አንድ ቤት ለመስራት የሚያስፈልገን መስረታዊ የሚባሉ ነገሮች አሉ አይደል ቆርቆሮ አለ ግድግዳ የሚቆም እንጨት አለ የጭቃ ሀበር አለ ከዛ ደግሞ እንዲሁም ደግሞ የተለያዩ የሲምንቶ ውጤቶች አሉ ያአሸዋ ያስፈልጋል። እና ብዙ ነገሮች ያስፈልጋሉ አይደል እነኚህ አንድ ቤት ለማቆም እንደውም አጣና ይኖራል ወራጅ ይኖራል ከእንቺ የሚባል ነገር ይኖራል እነዚህ ነገሮች ሁሉ ይኖራሉ አንድ ቤት ለመስራት እንደሚያስፈልጉ እነኚህ መሰረታዊ ነገሮች ምን ይባላል በጀት ይባላል። ይሄ በጀት ልንለው እንችላለን በጀት እንደዚህ ነው በቃ ለምሳሌ አንድ ተቋም ለመስራት የሚፈልጋቸው ነ ገሮች አሉ ለምሳሌ አንድ ሆሲፒታል ለማሳደስ የሚያስፈልጉ የሚያስፈልግ የገንዘብ መጠን ለምሳሌ አንድ ሚሊየን ነው ቢባል የአንድ ሚሊየን ብር ምን ይባላል በጀት እንዋለን ማለት ነው ስለዚህ ብዙ ጊዜ በጀትን የሚያስተዳድሩ አካላቾች ደግሞ ከፍተኛ እኔ እንደ አንድ ግለሰብ አላስተናድርም በጀት አስተናድር ያላውቅም ነገር ግን የራሴን በጀት አስተናድራለሁ ያው የራሳችን ገንዘብ የራሴ በሆነ ገንዘብ ላይ አስተዳደራለው የራሴ የሆነ ገንዘብ ያው የራስ ገንዘብ እንደሆነ ይታወቃል እና እሱን አስተዳደር ነገር ግን ከዛ ውጪ ያሉ ነገሮችን ግን በየት በየተማስተዳደርነው ቤታ የማስተዳደርበት ሁኔታ በጣም አናሳ ነው የሚለውን ነገር መንሳት አፈልጋለዉ። ከብዙ ነገሮች አንፃር በጀት የምናስተዳድርበት ሁኔታ በጣም አነሳ ነው ነገር ግን በጀት እናስተ በብዙ መልኩ ብናስተናድር መልካም የሚሆንባቸው ሁኔታዎች ይኖራሉ በብዙ መልኩ የተለያዩ በጀቶችን የሚያስተዳድረው ከፍተኛ የሆነ ስልጣን ያላቸው ከፍተኛ የሆነ ቦታ ላይ የሚገኙ ሰዎች በጀት የሚያስተዳድሩ የገቢ ገቢ እና ወጪን የሚመጥኑ የገባውን የወጣውን ኦዲት የሚያረጉ ያንን ይሄ ወጥቷል ለዚህ ለዚህ ተጠቅመናል። ለዚህ ወጥቷል ለምሳሌ አንድ አውስዳር ውስጥ ለምሳሌ ብናነሳ ለወረቀት ግዢ እዚህ ያህል ተጠቅመናል። ወረቀት ለማ እንትን ለማለት የተለያዩ እቃዎችን ለመግዛት እዚህ ያህል ገንዘብ አውጥተናል ብሎ ወጪን የሚሉ የሚያወጡበትን ሁኔታ ሲኖር ምን ይባላል እሱ በጀት ይባላል በጀትን በዚህ መልኩ ነው የማነሳው። በሌላ መልኩ ደግሞ የሚያስተረድሩ ሰዎች ለምሳሌ የተለያዩ ዜሮ ሶስት የሚባል የበጀት አይነት አለ እና እንዴት ነው በጀቶች የሚስተካከሉበት ሁኔታ አለ እንዲህ አይነት በጀቶችን ተጽፎ በጀት በመል በሚባል አይነት ሁኔታ ተጽፎ የሚቀመጡበት ሁኔታ አለ በከፍተኛ ሁኔታ በጀት የምንለው ነገር ነው ማለት ነው እና በጀትን በፈጽሞ መልኩ የምናስተዳድርበት ሁኔታ አለ። በጀትን በአግባቡ ምናስተዳደርበት ሁኔታ አለደ እነኚህ በጀቶች ደግሞ በብዙ መልክ የምናስተዳድረው እንዴት ነው? ብዙ በተለያዩ ገንዘብ መጠኖች ይኖራሉ እነዚህ ገንዘብ መጠኖችን ደግሞ በአግባቡ በማስተዳደር በአግባቡ ለገቢ በማድረግ የተለያዩ ተግባራትን በማከናወን መስራት ያለብን ነገር በአግባቡ በማከናወን መስራት ያሉብን ነገሮች እንዳለ በመስራት በጀት የሚያስተረድርበት ሁኔታ ይኖራል ማለት ነው። በጀትም በሚገባ ነው የምናስተዳድረው የሚያስተዳድሩ ተቋማት አሉ የተለያዩ የፋይናንስ አገልግሎት የሚሰጡ የገንዘብ አገልግሎት የሚሰጡ በጀትን በከፍተኛ የሚያስተዳድሩ ሰዎች ይኖራሉ። እኛ በጀት የሚያስተዳድሩበት ሁኔታ አለ ነገር ግን እንደ እንደ ግለሰብ ከጠየከኝ የራሴን በጀት ለምሳሌ ደሞዝ አለ አይደል በወር የሚመጣ ደሞዝ አለን ያ ደሞዝ ምንድነው በጀት ነው ምክንያቱም የሚያስፈልገኝን ነገር ይሄ ነው የሚያስፈልገኝ ብዬ ይሄ እንደ ፈጀት የሚይዘው ነገር ነው ደሞዝ ማለት ነው። እና በዛ መልኩ ካነሳሁት አዎ በጀት የሚይዝበት ሁኔታ አለ የማስተናደድርበት ሁኔታ አለ በደሞዝ መልኩ ካነሳነው ማለት ነው እና በዛ መልኩ ነው የማነሳው በተጨማሪ ደግሞ በጀትም ምናስተዳደርባቸው የተለያዩ ሁኔታዎች ይኖራሉ። እነኚህን በጀት የምናስተዳድርባቸው ሁኔታዎች ደግሞ የተለያዩ ናቸው። የተለያዩ ዘዴዎች መጠቀም ነው አንዳንዴ እኔ በጀት ሚስቸዳዳረው ግን ሰዎች እንደምናነሳሁት ለምሳሌ እኛ እንደኛ ተቋም ብናነሳ አንድ ሆስፒታል የሚያስተዳድረው በጀቱን ከተ ከክልል መስተዳደሮች አንደሚታወቀው በክልል ስር ናቸው። የኛው ስር ያለው በክልል ስር ነው እሱ የሚበጀትለት በጀት አለ እዚህ ያህል በጀት ለዚህ ሆስፒታል ተብሎ ይበጀታል እና ያንን በጀት ደግሞ የሚቆጣጠሩት ከላይ ያሉት አስተዳደር ላይ ያሉት ሰዎች ናቸው። ስለዚህ የሆስፒታል ዋና ስራ አስኪያጅ ይሄንን በጀት የሚያስተዳድር እና ለሚፈለገው አካል የመክፈል የሚከፍልበት ሁኔታ አለ በብዙ መልኩ ማለት ነው። እና በብዙ መልኩ ይሄንን በጀት የምናስተላልፍ ሚስት አደረበት ሁኔታ አለ የሚለውን ነገር አፅኖቶ መስጠት እፈልጋለሁ እና ይሄን በጀት ደግሞ በአግባቡ እያስተዳደሩ ተቋሙ ውጤታማ እንዲሆን እንዳይወድቅ እንዲሁ ደግሞ ለማህበረሰቡ የሚፈልገውን አገልግሎት እንዲሰጥ የሚያደርጉበት ሁኔታ ይኖራል የሚለውን ነገር አጽኖት መስጠት እፈልጋለዉ። ከብዙ ነገሮች አንፃር ማለት ነው እና ይሄ በጀት በጣም አስፈላጊ ነገር እና መሰረታዊ የሆነ ነገር ነው እና በጀትም በአግባቡ ምታዳደርበት ሁኔታ አለ እኔም የራሴን በጀት የራሴን የገቢ ወጪ በተቻለኝ አቅም አስተዳድራለሁ የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ማለት ነው እንደ አጠቃላይ በጀት የምናስተናድርበት ሁኔታ በብዙ መልኩ

እሺ ቀጣይ ደግሞ እድለኛ ነገር አለ የሚል ነገር አለ እድለኝነት ማለት እድለኛ ማለት መጀመሪያ ከሚለው ልተርጉም እና በብዙ መልኩ እድለኝነት አለ። እንደ ተለያዩ መልኩ ስናነሳ እድለኝነት ምንድነው ከሚለው ጀምረን ስናነሳ? እድለኝነት በብዙ መልኩ በተለያየ ጊዜ እድለኛ የምንሆንባቸው ሁኔታዎች አሉ እድለኝነትን ስናነሳ በብዙ መልኩ ነው እድለኛ የምንሆነው። በተለያየ ጊዜ እድለኛ እድለኛ የሆኑባቸው ሁኔታዎች አሉ። ለምሳሌ እድል ስናነሳ አብዛኛው ጊዜ ሎተሪ የሚቆርጡ ሰዎች አሉ አይደለ እነዚህ ሎተሪ የሚቆርጡ ሰዎች በዛ ጊዜ እድለኛ የሚሆኑበት ሁኔታ አለ። ምክንያቱም በድል ነው ያን ሎተሪ የሚወጣላቸው ማለት ነው እና እድልን ከዛ ጋር መያዝ እንችላለን። እኔ በብዙ መልኩ እድለኛ ነኝ ፈጣሪ በብዙ መልኩ አድሎኛል ብዬ አስባለሁ። ምክንያቱም በብዙ መልኩ የተለያዩ ፈተናዎች ውስጥ ገብቼ የተለያዩ ውድቀቶችን እና ኪሳራዎችን አይቼ ደግሞ ወደ ስኬት የመምጣት እድሌ ደግሞ ፈጣሪ በጣም ብዙ መልኩ አግዞኛል ብዬ አስባለሁ። እድል አለኝ ብዬ አስባለሁ። ምክንያቱም በብዙ መልኩ ሰዎች ብዙ እድሎችን አጥተው ብዙ መከራ አፈር ድሜ እየበሉ ያሉ ሰዎች እንዳሉ ስለማውቅ። እኔ ደግሞ ከእነኛ ሰዎች አንፃር ራሴን ሳየው በጣም እድለኛ እንደሆንኩ ነው የሚሰማኝ በጣም ስኬታማ እንደሆንኩ ነው የሚሰማኝ። ምክንያቱም እድል በአንድ ነገር ብቻ አደለም የሚገልጸው በብዙ መልኩ ነው እድለኝነትን የምናነሳው ማለት ነው። እና ከዛ አንፃር ስናነሳ በብዙ መልኩ እድለኛ ነኝ ብዬ ነው የማስበው። እና ይሄ እድል ደግሞ በተለያየ ጊዜ የተለያዩ እድሎችን አብሮ ይዞልን የሚመጣ ነገር ነው። ምክንያቱም አንድ ነገር ብቻ አይደለም ስለ እድል ስናነሳ አንድ ነገር ብቻ አይደለም እድለኝነት እና እድለኝነት በብዙ ነገር ነው አለኝ ብዬ የማስበው። እና በስራ ራሱ ከሰዎች በተሻለ መልኩ እድለኝነት አለኝ ብዬ ነው የማስበው። ምክንያቱም ብዙ ሰዎች ይሄንን እኔ አሁን የምሰራውን ስራ ምናልባት ለኔ ባያስደሰተኝም ነገር ግን ይሄን ስራ አጥተው ስራ አጥተው ብዙ ሰወች እንትን እያሉ ያለበት ሁኔታ አለ። ስትራግል እየወደቁ የተነሱበት ያሉበት ሁኔታ አለ ይሄንን እድል ለማግኘት በጣም ብዙ ልፋት ብዙ ዋጋ እየከፈሉ ያሉ ሰዎች አሉ። እና ከዛ አንፃር ስናየው በብዙ መልኩ በጣም እንትን የሚል ነገር አለው ብዙ ፈተናን እያዩ ያሉ ሰዎች አሉ። እድለኛ ያልሆኑ ሰዎችም አሉ። እድለኛነትን ያጡ ሰዎች አሉና አንዳንዴ እናስበው የጎደለን የለም የተሰጠንን ብናይ ማለት ነው። እና እድለ ቢስነት ብዙ ጊዜ እኔ የተመሰገነ ይሁን በጣም እድለ ቢስ ነኝ ብዬ አላማርርም። ፈጣሪ በጣም እንደውም እድልን ወደ እኔ ካዘመመችላቸው ሰዎች አንዱን ብዬ ነው የማስበው። ሌላ ይቀርና እኔ ተወዳድሬ ሰዎች የማይሆን ቦታ በሚደርሳቸው ጊዜ እኔ የተሻለ ቦታ ላይ ደርሶኝ ነበር። ስለዚህ ስለ እድል ስናነሳ

ሻማ ማብራት ትወዳለሁ የሚል ሀሳብ አለ በዚህ ሀሳብ ዙሪያ በጣም ብዙ ሀሳቦችን አነሳለሁ ያው ሻማ የምንለው የሚቀልጥ የሚበራ አይነት ነገር ነው እና ይሄ ሻማ የሚባለው ነገር። በብዙ መልኩ የሚበራበት ሁኔታ አለ። በተለያዩ ሰዎች ቤት ውስጥ ብዙ ጊዜ የምናበራበት ሁኔታ ይፈጠራል የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው እና። የተለያዩ ሻማ ምርቶች ደግሞ አሉ እንደዛው እንደ ዋጋቸውም ውፍረታቸውም የሚጨምር ለረጅም ጊዜ የሚበሩ እንዲሁም ደግሞ ቶሎ በርተው ለጊዜው የሚጠፉ ሻማዎች አሉ። እና ሻማ ማብራት ደስ ይለኛል በተለይ ደግሞ አንዳንድ ዝግጅቶች በሚኖሩ ጊዜ ሻማ ማብራት በራሱ ራሱ ደስ የሚል ነገር አለው ብዬ አስባለሁ። እና ከዛ አንፃር ሻማ ማብራት እወዳለሁ የምለው ሀሳብ ዙሪያ። አዎ በሚገባ ሻማ ማብራት በጣም ነው የምወደው የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር። ሻማ መብራትን በሚገባ በጣም ነው የምወደው የሚለውን ነገር። ማንሳት እፈልጋለሁ ከብዙ ነገሮች አንፃር ሻማ ማብራት በጣም ነው የምወደው በጣም ደስ የሚለኝ የሚለውን ነገር ማንሳት እፈልጋለሁ ምክንያቱም። ጭለማ የነበረን አካባቢ ወደ ብርሃን የሚቀይርልን አንዱ ነገር ምንድነው? ሻማ ነው እና ሻማ በመጠቀም ጨለማ የነበረውን አካባቢ ወደ ብርሃን የምትቀይርበት ሁኔታ አለ። እና ከዛ አንፃር ነው ሻማ ማብራት ትወዳለህ ወይ? ካልከኛው በሚገባ ሻማ ማብራት በጣም ደስ የሚለኝ የሚለውን ነገር ማንሳት እፈልጋለሁ። አንዳንዴ ምንድነው ለምሳሌ። በከተማ አካባቢ ልንሆን እንችላል እና። እንደዚህ ከተማ አካባቢ በምንሆን ጊዜ ደግሞ ብዙ ጊዜ መብራት የመቆራረጥ ሁኔታ ሊኖር ይችላል። መብራት ሊጠፋ ይችላል አንድአንዴ መብራትም ላይኖር ይችላል እና። እነኚህ ሁኔታ በሚፈጠሩበት ጊዜ ትልቁ መፍትሄ የሚወሰደው ነገር ምንድነው? ሻማ ማብራት ነው። ለብርሃን ለማድረግ የምንጠቀምበት አንዱ ዘዴ ሻማ ማብራት በቀላሉ በክብሪት በመጫር በቀላሉ ሻማን ማብራት እንችላለን ማለት ነው። እዛ በቀላሉ ብር የጨለማውን ኃይለኝነት በሻማ መብራቱ እንገተዋለን ወይም ደግሞ እንገድበዋለን የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና ብዙ ጊዜ ጨለማን ማሸነፍ የምንችለው በብርሃን ነው። ከዛ አንፃር ደግሞ አንዱ ሻማ በመጠቀም ጨለማን ድል መንሳት እንችላለን። እና በብዙ መልኩ በጣም ሻማን በጣም የሚመቸኝ የሚለውን ነገር ማንሳት ፈልገን በጣም ነው የምወደው። ሲቀጥል ደግሞ ሻማን የምወድበት አንድ ምክንያት ማንኛውም ሰርግ ማንኛውም ክርስትናን ልደት ሊሆን ይችላል። ክርስትና ሳይሆን ልደት በሚሆን ጊዜ ደስ ይኖር በጣም በብዙ መልኩ። ዠማዎችን የምንጠቀመው አይደለ ለምሳሌ አንድ አመት ሲሆን የአንድ ቁጥር ሻማ እንገዛለን ሁለት አመት ሲሆን። የሁለት ቁጥር ሻማ እንገዛለን ሶስት ቁጥር ሲሆን የሶስት ቁጥር ሻማ እንገዛለን እንደዛው አራት ቁጥር ሲሆን የአራት ቁጥር ሻማ እንገዛለን አምስት ቁጥር ሲሆን የአምስት አመት ሻማ እንገዛለን እና በዛ መልኩ በቁጥሩ ላይ ተህሩ በጣም ብዙ ሻማዎች ይኖራሉ። እና ሻማዎችን ነው ምንጠቀመው አይደል አንድ አመት ሲሆን የአንድ ቁጥር ሁለት አመት ሲሆን ሁለት ቁጥር ማንኛውም ክርስትናን ልደት ሊሆን ይችላል ክርስትና ሳይሆን ልደት በሚሆን ጊዜ ደስ ይኖር። በጣም በብዙ መልኩ ዠማዎችን የምንጠቀመው አይደለ ለምሳሌ አንድ አመት ሲሆን የአንድ ቁጥር ሻማ እንገዛለን ሁለት አመት ሲሆን የሁለት ቁጥር ሻማ እንገዛለን ሶስት ቁጥር ሲሆን የሶስት ቁጥር ሻማ እንገዛለን እንደዛው አራት ቁጥር ሲሆን የአራት ቁጥር ሻማ እንገዛለን አምስት ቁጥር ሲሆን የአምስት አመት ሻማ እንገዛለን እና በዛ መልኩ በቁጥሩ ላይ ተህሩ በጣም ብዙ ሻማዎች ይኖራሉ እና እነኚህ ደግሞ በጣም ደስ ይላሉ በጣም ደስ የሚል ነገር ነው። ልደቱን ልደት ከማስመሰል የሰውየውን እድሜ ከመግለጽ አንፃር በጣም ልዩ የሆነ ነገር አላቸው ብዬ አስባለሁ። እና ከዛ አንፃር በጣም ሻማ የሚበራው የሚለውን ነገር ማንሳት እፈልጋለሁ በብዙ መልኩ ነው። ሻማን የምናበራው የሚለውን ነገር አጽንቶ መስጠት ትፈልጋለህ? እና ሻማ በጣም ነው ደስ የሚለው ጨለማን መክፈፊያ ብርሃን ማምጫን ነገር ነው። እና እኔ ከዛም አልፎ ደግሞ ለምሳሌ የፍቅረኞች ቀን በሚከበርበት ጊዜ ሻማ የሚበራው የሚለውን ነገር ማንሳት እፈልጋለሁ። በብዙ መልኩ ነው ሻማን የምናበራው የሚለውን ነገር አጽንቶ መስጠት ትፈልጋለህ? እና ሻማ በጣም ነው ደስ የሚለው ጨለማን መክፈፊያ ብርሃን ማምጫን ነገር ነው። እና እኔ ከዛም አልፎ ደግሞ ለምሳሌ የፍቅረኞች ቀን በሚከበርበት ጊዜ ጓደኛ ማሽቶች እዛ ሻማ እያበሩ ቁጭ ብለው የሚቀመጡበት ሁኔታ ይኖራል። ያንን ያንን ስናስብ ደግሞ በጣም በብዙ መልኩ ልዩ ስሜት አለው ሻማው አብራት ነው ሻማ ምንም ልቼን የምወደው። የሚለው ነገር ማንሳት እፈልጋለሁ። አብዛኞቻችን ለሻማ ያለን ቦታ ሊለይ ይችላል ለሻማ ያለን ፈቀድ ሊለያይ ይችላል። ያንን ሻማ እያበረን በጣም ይሄን ነው የሚያስደስተው ምክንያቱም ያነሻው ብርሃን እያየሁ ቁጭ ብሎ ሁለት ፍቅረኛ ነዋሾች። ያንን ሻማ ብርሃን የሚመለከቱበት በጣም ነው የምወደው በዚህ መልኩ ማለት ነው። እና ያንን የሻማ ብርሃን እየተመለከቱ ያንን ሻማ እያበራን። አንዳንዶች ላይወዱ ይችላሉ። እና ነገር ግን ይሄ በጣም በልደት ጊዜ በጣም በቋሚነት ነው ሻማ የሚበራው የሚለውን ነገር ማንሳት እፈልጋለሁ። በብዙ መልኩ ነው ሻማን የምናበራው የሚለውን ነገር አጽንቶ መስጠት ትፈልጋለህ? እና ሻማ በጣም ነው ደስ የሚለው ጨለማን መክፈፊያ ብርሃን ማምጫን ነገር ነው። እና እኔ ከዛም አልፎ ደግሞ ለምሳሌ የፍቅረኞች ቀን በሚከበርበት ጊዜ እንደዚህ በጉአደኛ እና በፍቅረኛ መካከል ሲሆን እንደዚህ አይነት ነገር በቤት ውስጥ። ከፍተኛ የሆነ ሻማ እየተበራ የሚቀመጥበት መኝታ ይኖራል። እና ያ ሻማ ተብርቶ ደግሞ በቤት ውስጥ ከፍተኛ የሆነ ሻማ እየተበራ የሚቀመጥበት መኝታ ይኖራል። እና ያ ሻማ ተብርቶ ደግሞ ጓደኛ ማሽቶች እዛ ሻማ እያበሩ ቁጭ ብለው የሚቀመጡበት ሁኔታ ይኖራል። ያንን ያንን ስናስብ ደግሞ በጣም በብዙ መልኩ ልዩ ስሜት አለው። ሻማው አብራት

ቀጣይ ሃሰብ ደግሞ በዱቄ መፍጨት ታውቃለህ የሚል ነገር አለ። እኔ የማውቀው እሱን አላውቅም ነገር ግን በባቡር መፍጨት አውቃለሁ። በባቡር መፍጨት ወይም ደግሞ በመጅና በ ምንድነው የምንለው በ ድንጋይ ወፍጮ መፍጨት አውቃለሁ። ምክንያቱም የተለያየ ጊዜ በተለያየ ጊዜ እነኚህ ወፍጮዎች በመጠቀም መጠቀም መፍጨት የተለያዩ ምግቦችን የምናበስልበት ሊሆን ይችላል የተለያዩ እህሎችን የምንፈጭበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እና በመፍጨት ታውቃለህ ወይም የሚለው ሀሳብ አዎ መፍጨት አውቃለሁ። የተለያዩ ነገሮች ይፈጫሉ ለምሳሌ በቀላሉ ብናነሳ ከምግብ ምን ምን ይፈጫል የሚለውን ነገር እናንሳ የተለያዩ ማሽኖች ደግሞ የተለያዩ ዘመናዊ የቴክኖሎጂ ያመጣችው ማሽኖች ለምሳሌ በቀላሉ ዛሬ ዛሬ የምፈልገውን አታክልት በቀላሉ ለምሳሌ ፓፓያ ብምናነሳ አቩካዶን ብናነሳ በቀላሉ እንደ ጁስ መጥተው መመገብ እንድንችል የሚያደርጉን የተለያዩ አይነት መፍጫዎች አሉ። እና እነዚህ መፍጫዎች ደግሞ በተለያየ ዋጋ በተለያየ ጊዜ እናገኛቸዋለን እና እነኚህን በአግባው በመጠቀም። እነኚህን መፍቻጫዎች በመጠቀም በቀላሉ ነገሮችን ማስተካከል እንችላለን ማረም እንችላለን የሚለውን ነገር ማንሳት እፈልጋለሁ። ለምሳሌ አቮካዶ ለመፍጨት በቀላሉ ያቺን ማሽን ውስጥ በማስገባት አቮካዶውን በመላጥ ውስጡ እናስገባለታለን ከዛ በማሽኑ በቀላሉ ያንን የከተትልነትን ነገር አሪፍ አድርጎ ይፈጭዋል ማለት ነው የፈጨውን ነገር ደግሞ እኛ በቀላሉ መጠቀም እንችላለን። እና ይሄ ትልቅ ነገር ነው እና መፍጨትን ታውቃለህ የሚለው ሀሳብ አዎ በሚገባ መፍጨትን አውቃለሁ የሚለውን ነገር ማንሳት እፈልጋለሁ። የተለያዩ አታክልቶችን በተለይ ዛሬ ዛሬ በጣም አሪፍ አሪፍ የሆኑ ትንንሽ ነገሮች ራሱ የሚፈጩበት ሁኔታ አለ ለምሳሌ ቡናን እንኳን ብናነሳ በቀላሉ የሚፈጭበት ማሽን እንዳለ እናውቃለን ቡናውን ቆልተን አሪፍ አድርገን ውስጡ ማሽን ውስጥ ብናስገባለት አሪፍ አድርጎ ያንን ቡና የሚፈጭልኝ ሁኔታ እንዳለ እናውቃለን። እና ይሄ ነገር ደግሞ ከምንም ነገር በላይ በጣም የሚገርም ነገር ነው የሚለውን ነገር ማንሳት እፈልጋለሁ። እና በጣም የምንፈጭበት ሁኔታ አለ በጣም ፈጭተን ደግሞ ያንን ቡና የምናፈላበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እና በሌላ መልኩ ደግሞ ባቡር ብናነሳ በተለይ ከድሮ ጀምሮ ከውሃ ባብሩ ጀምሮ እስካሁን ነዳጅ ባቡር ከዛ ኤሌክትሪክ ባቡር እያለ ነው እያደገ የመጣው አይደል? ወፍጮን ስናነሳ የሚፈጩ እህል መፍጫ ማሽኑን ስናነሳ ለምሳሌ በፊት ላይ በውሃ ወፍጮ ነበረ እህል የሚፈጨው ማለት ነው። እና ዛሬ ላይ ደግሞ ወደ ከዛ ቀጥሎ ደግሞ ወደ ነዳጅ መጣ ዛሬ ላይ ደግሞ ወደ መብራት መጥተናል። እና እነኚህን ሁሉ ቴክኖሎጂ እድገት እያመጣ ነው እየሄደ ያለው እና በብዙ ጊዜ እነኚህን እህል መፍጨት አውቃለሁ ማለት ነው። ምክንያቱም የተለያየ ባቡር ወርቤት ዘነደነኝን እህሎች አሪፍ አድርገን የምፈጭበት ሁኔታ አለ። እዛ እህል ቋቱ ላይ እናወጣና እንጨምራለን ከላይ ከዛ በኋላ ባቡሩ ደግሞ በአሪፍ ሁኔታ እየፈጨ ያንን እህል ደግሞ ወደ ዱቄትነት እየቀየረ የሚለቅልን ከስር ደግሞ ዱቄቱን የምናፍስበት ሁኔታ አለ። ምክንያቱም የቴክኖሎጂ አንዱን ወፍጨት ያመጣልን አንዱ እድል ነው ብዬ አስባለሁ እና አሪፍ አድርገን እንፈጫለን ማለት ነው። ይሄንን ባቡር በሚሰራልን ሰዓት ከዛ በኋላ ባቡር ውስጥ የገባውን ዱቄት ደግሞ እኛ ከስር እያፈሰን ወደ ቋታችን ወይም ደግሞ ወደ ማዳበሪያችን ወይም ደግሞ ወደ ኩንታላችን እናስገባለን ማለት ነው። ይሄን እህል እና በብዙ መልኩ ነው የምንጠቀምበት የሚለውን ነገር ማንሳት እፈልጋለሁ። ይሄንን እንትኑንም በመፍጨት ማለት ነው በብዙ መልኩ ነው የምንፈጨው። እና ይሄን ከበፊት ላይ በውሃ ቅድም እንዳነሳሁትነው እና አሁን ደግሞ በጣም የኤሌክትሪክ መጠቀም በቀላሉ በጣም ብዙ የሆነ እህል መፍጨት ይችላል አንድ ባውር ማለት ነው። እና መፍጨትን በሚገባ ነው የማውቀው የሚለውን ነገር ማንሳት እፈልጋለሁ። ከዚህ ጋር ተያይዞና ብዙ የምንፈጫቸውም ነገሮች ይኖራሉ ለምሳሌ ስንዴ እንፈጫለን እንዲሁም ደግሞ ስንዴ ሲፈጭ ምን ያህል መፍጨት እንዳለበት እዛ ጋር ይመቻቻል። ጤፍ የምንፈጭበት ሁኔታ አለ ጤፍም አሪፍ አድርገን እንዲፈጭ ይደረጋል በርበሬ የሚፈጭበት ሁኔታ ይኖራል። እነኚህን ሁሉ መፍጨት የሚችል ቴክኖሎጂ መጥቷል ማለት ነው። ዛሬ ዛሬ እና በጣም በብዙ ሁኔታ አሪፍ እኛ እንደምፈልገው አድርጎ አሪፍ አድርጎ የሚፈጭልን ነገር አለና ይሄን የሚፈጭልን ነገር ደግሞ ባቡሩ ደግሞ በአግባቡ መጠቀም የኛ ድርሻ ነው። በተለይ ዛሬ ላይ በጣም ሁሉ ነገር ቀላል ሆኗል አድሜ ለቴክኖሎጂ ምስጋና ይግባውና በጣም ብዙ መልኩ በቀላሉ ከምግብ መፍጨነት እስከ ዱቄት መፍጫ እስከ አታክልት መፍጫ በቀላሉ እየተመረተልን ያለበት ሁኔታ አለ እያንዳንዱን ነገር ማለት ነው። ሌላ ብናነሳ እንኳን ሽንኩርት እንኳን በፊት በእጅ ነበር የሚከተፈው በጣም ሰው ተሰብስቦ ድግስ ምናምን በሚኖር ጊዜ በተለይ በጣም ሰው ተሰብስቦ ነበር የሚፈጨው ነገር ግን ዛሬ በቀላሉ ኤሌክትሪክ በመጠቀም እንዲሁም ደግሞ በእጃችን በመጠቀም በተለይ ኤሌክትሪኩ በቃ በጥቂት ደቂቃ ውስጥ ያንን አንድ መአት ሽንኩርት በአንዴ እዛው ጋር ፍጭት አድርጎ እዛው ጋር ቁጭ ያደርግልናል ማለት ነው። እና ይሄ በጣም ትልቅ ነገር ነው። ሲቀተል ደግሞ የተለያዩ ነገሮችን የሚፈጭልን በእጃችን በመጠቀም ሽንኩርት የምንፈጭባቸው የተለያየ መፍጨት የምንፈጭባቸው ማሽኖች አሉና በጣም በብዙ መልኩ ጠቃሜታው ሰፊ ነው የሚለው ነገር ማንሳት

የመንገድህን ስም ታውቃለህ የሚል ነገር አለ እና የመንገዳችንን ስም ብዙ ጊዜ የምናውቅበት ሁኔታ ይኖራል የማናውቅበት ሁኔታ የሚኖርበት ሁኔታ አለ። ነገር ግን የመንገዴን ስም በብዙ መልኩ ማውቅባቸው ሁኔታዎች አሉ ሚለውን ነገር ማንሳት እፈልጋለሁ። ለምሳሌ ይሄ መንገድ የአሰል የጎቤሳ ኬላ መንገድ ነው እና እንዲሁም ደግሞ ከአሰላ ከጎቤሳ በቆጂ መንገድ ነው። እንዲሁም ደግሞ አንዳንድ መንገዶች ደግሞ የተለያየ አይነት ስም አላቸው የተሰየሙበት ስም ይኖራል። ለምሳሌ አንዳንድ ከተሞች ላይ ለምሳሌ ሀጫሉ ሁንዴሳ መንገድ እሚባል አለ። እንዲሁም ደግሞ የተለያዩ ጀግና ያለበት ጀግኖ ያሉበት ቦታ ላይ እከሌ የመንገድ እሚባል ብዙ መንገዶች አሉ። ለምሳሌ ወደ አማራ ክልል ብንሄድ የተለያዩ ሜሳው ካሳ መንገድ የሚባል ይኖራል የተለያዩ ነገሮች ይኖራሉ እና መንገዶች በጣም የተለያዩ መንገድ ምንድነው? የሚለውን ነገር ስናነሳ ምንድነው? መንገድ ያው ከአንድ ቦታ መነሳት ፈልገን ወደ ለሆነ ቦታ መሄድ ስንፈልግ ምንጠቀምበት እራሱን የቻለ ምንድነው? መንገድ ምንለው ነገር ምንድነው? ከቦታ ቦታ መድረስ ምንችልበት አቅጣጫ ማለት ነው ያንን መንገድ ተከትለን በምንሄድ ሰዓት ምንፈልገው ቦታ ምንደርስበት ነገር ነው። ብዙ ጊዜ አሁን ግራ እየተጋባን ያለነው የህይወታችን መንገድ ጠፍቶብን ነው ማለት እችላለሁ። እና ብዙ እንሞክራለን ብዙ እንታገላለን ነገር ግን ይሄን መንገድ ማግኘት ያልቻሉ ሰዎች ነን። እና የመንገዴን ስም በሚገባ አውቀዋለሁ የተለያዩ የመንገድ ስሞች አሉ። እና ይሄ መንገድ ደግሞ ከምፈልግበት ቦታ ወደምፈልግበት ቦታ ይዞኝ የሚሄድ የአሰላ የጎቤስ አሰላ መንገድ አለ ቀጥታ ወደ ወደ ሁለት መቶ ምናምን ኪሎ ሜትር እሚፈጅ መንገድ ነው። በጣም መንገዱ ቢስ ፒስታ ምንለው ወይም ደግሞ የጠጠርዴ መንገድ ነው እና በጣም እማውቀው መንገድ ነው። በብዙ መልኩ ማለት ነው እና አንዳንዴ ደግሞ እነኚህ አብዛኛው ግን ኢትዮጵያ ውስጥ ግን በመንገድ የተሰየሙ ብዙ ጊዜ የሉም የእከሌ መንገድ ብዙ ሚባሉ መንገዶች የሉም። ያሁኑ ከቦታ ቦታ ለምሳሌ ከአሰላ አዳማ አውራ ጎዳና አለ በጣም አሪፍ የሆነ መንገድ ነው። ወደ አዳማ መሄድ በምፈልግበት ጊዜ የምጠቀመው መንገድ ነው። እና ከዛ ደግሞ ወደ አዲስ አበባ ከአዳማ ወደ አዲስ አበባ ወይ ደግሞ ከክልል ከተማችን ከኦሮሚያ ክልል ከተማ አዳማ ከአዳማ ወደ አዲስ አበባ በምንሄድ ሰዓት ደግሞ ይሄ ፈጣኑ መንገድ የምንለው አለ አይደለ መኪና በአንድ አቅጣጭ ብቻ ሚሄድበት ሚፈስበት በጣም ሚፈጥንበት መንገድ ፈጣኑ መንገድ ብለን የምናስቀምጠው መንገድ አለ እና በዛ መልኩ ነው እምናነሳው ማለት ነው። መንገዱን ይሄ መንገድ ስም ታውቃለህ በሚለው ሀሳብ ያው በፈጣኑ መንገድ ወደ አዲስ አበባ ለመሄድ ተጠቅመን በዛ መንገድ ተጠቅመን በጣም ደህንነቱ የተጠበቀ መንገድ ነው በጣም ፈጣን ነው። ምንም የሚያዘገይ ነገር የሌለው በቃ ፈጥኖ ምንፈልገው ቦታ ሚያደርሰን መንገድ ቢኖር ይሄ የፈጣን መንገድ ነው ማለት ነው። እና ይሄን መንገድ በመጠቀም ወደ ዋና ከተማችን ወይም ደግሞ ወደ መዲናችን የምንሄድበት ሁኔታ አለ ሚለውን ነገር ማንሳት እፈልጋለሁ። እና ከብዙ ነገሮች አንፃር የመንገድህን ስም ታውቃለህ በሚለው ዙሪያ በጣም ብዙ ነገሮችን ማንሳት እንችላለን። አዎ እኔም አውቃለው የመንገዴን ስም? ፈጣኑ መንገድ በሚለው መንገድ ብዙ ጊዜ ምንሄድበት ሁኔታ አለ ሚለውን ነገር ማንሳት እፈልጋለሁ። እና አሁን እነኚህ ያነሳኋቸው ሶስት መንገዶች እኔ ካለሁበት የገጠር የከተማ ወይም ደግሞ የወረዳ ከተማ ተነስቼ እስከ ዋና ከተማው ድረስ ምደርስድበት ድረስ ያሉ የመንገድ ስመቶችን ነው የተናገርኩት እና ይሄ መንገድ በጣም በረጅም ኪሎ ሜትር ርቀት ያለው ነው። እንዲሁም ደግሞ ከተለያየ የጠጠር መንገድ እና ከፍተኛውን የአስፓልት መንገድ ያለው እንዲሁም ደግሞ በጣም ፈጣን የሆነ መንገድ ነው ማለት ይቻላል። እና በጣም በብዙ መልኩ ምንፈልግበት ቦታ ለመድረስ ሚያስፈልገን ነገር መንገድ ነው መንገድ በጣም መሰረታዊ ነገር ነው ብዬ አስባለሁ። ለምሳሌ አንድ እናት ታማ እርጉዝ ብትሆን እና ምጥ ቢመጣባት በቀላሉ መንገድ ያለበት ቦታ ላይ ከሆነች በቀላሉ አምቡላንስ መጥቶ መኪና መጥቶ ሊወስዳት ይችላል። ነገር ግን እቺ እናት መንገድ የሌለበት ቦታ በጣም የገጠር ውስጥ ከሆነች መ መ መኪና ማይገባበት ቦታ ከሆነ በጣም ከባድ ነው ህይወቷንም ልታጣ ትችላለች ማለት ነው። በዚህ ምክንያት እና እነኚህን ነገሮቹን ለመከላከል ደግሞ መንገዶቻችንን ማወቅ መቻል አለብን ማለት ነው። እና መንገድ አካባቢ ላይ ተቃርባ ይቺ እናት ብትወልድ ግን የተሻለ ወደ ህክምና የመድረስ እድልም ይኖራታል ህይወቷንም መታደግ ይቻላል። ነገር ግን ማይሆን ቦታ ከሆነ ሌላ አደጋ ውስጥ ምትገባበት ሁኔታ ይኖራል እና በጣም ብዙ ፈተናዎች ይገጥማሉ። ከዛ አንፃር የተለያዩ መንገዶች ወደ ሀገራችን ቢስፋፉ ሚለውን ነገር እዚው ጋር ጠቆም ማድረግ እፈልጋለሁ። እና ነገር ግን እንደ አጠቃላይ የመንገዶች ስም የተለያየ አይነት ስም አላቸው። በሀገራችን የተለያዩ ስሞች ይኖራሉ። እነኚህ የተለያዩ መንገዶች ደግሞ የተለያየ ስም ይኖራቸዋል። የተለያየ መገለጫ ይኖራቸዋል አንዳንዴ ደግሞ አብዛኛው በሀገራችን ጀግኖች የሚጠሩ መንገዶችም አሉ። በጣም የተለያዩ መንገዶች ይኖራሉ እነኚህንም ቢበረታቱ ሚለውን ነገር ማንሳት እፈልጋለሁ። ጀግኖቻችንን ከማወደስ አንፃር እንደ አጠቃላይ ግን በጣም ብዙ የመንገድ ስሞች አሉ። እነኚህን ስሞች የምናውቅበት ሁኔታ ይኖራል። በተለያየ ጊዜ ስማቸው ሊቀያየርም ይችላል ሚለውን ነገር ማንሳት እፈልጋለሁ። እና በብዙ መልኩ ይሄንን ይመስላል አጠቃላይ የመንገድ